የምታስታውሰው ጥሩ መምህር አለ ይላል? አዎ እኔ የሃይስኩል ተማሪ ሆኜ የማስታውሳቸው መምህራኖች አሉ በተለይ የኬሚስትሪ መምህር እና የፊዚክስ መስምር በጣም በጣም በቃ ሁሌ በልቤ የሚኖሩ መምህራኖች ናቸው። አንደኛ ከመማር ማስተማሩም በተጨማሪ የተለያዩ የሆኑ ነገሮችን ማስተዋል እንድንችል የተለያየ ምክር ይሰጡናል። እና ማስተማር ብቻ አይደለም በተለያየ መንገድ የህይወት አቅጣጫችን እንዴት ይስተካከል እንደሚገባ የተለያየ እነሱም ካለፉበት ካዩት ከተማሩት ያካፍሉናል ገብተው ትምህርት ማስተማር ብቻ አይደለም ብዙ ነገር ነው የሚያሳዩን። ለዛ እነሱ የፊዚክስ አስተማሪ እና የኬሚስተር መምህሬን መቼም ቢሆን በህይወቴ የማረሳቸውና ትልቅ ቦታ የምሰጣቸው አስተማሪዎቼ ናቸው

ይለፍ ቃልህን ትጠብቃለህ ይላል አዎ ይለፍ ቃል ወይም ፓስወርድ የምንለው በሌላ በሰው እጅ ላይ መግባት የሌለበት አስፈላጊ ነገር ነው። ለምሳሌ የባንክ አካውንታችን ሞባይል ባንኪንግ ምንጠቀምበት ቁጥር ሊሆን ይችላል። የራሳችን የተለያዩ የሶሻል ሚዲያ አካውንቶቻችን ሊሆን ይችላሉ። እና እነዚህን እኔ በጥብቅ ነው የምጠብቃቸው እንደውም አንዳንዶቹ ላይ ቱ ስቴፕ ቨርፊኬሽን የሁለት ደረጃ ማረጋገጫ። ሚስጥር ቁጥርም አስገብቼበታለሁ ምክንያቱም ዛሬ ላይ ያው ቴክኖሎጂም በጣም ስለተራቀቀ ሰዎች በቀላሉ። የተለያየ ሊንኮችን በመላክ የኛን አካውንት ሀክ አድርገው እኛን ሊያጠቁን ይችላሉ። እና የይለፍ ቃል ሚስጥሬን በሚገባ ነው የምጠብቀው በቻልኩት መጠን እጠብቃለሁ።

ጥያቄው ምን አይነት ዳቦ ትወዳለህ ይላል? ያው እኔ በጣም የምወደው ዳቦ የሱቅ ዳቦ ሳይሆን ቤት የሚጋገረው ቤት የሚደፋው ዳቦ ነው። በተለይ ይሄ ለበዓላት ቀን የተለያዩ ዝግጅቶች ሲኖሩ ለተለያዩ በቃ ልደት ሲኖር ሰርግ ሲኖር እና በተለያዩ ሁነቶች የሚጋገሩ ዳቦዎች በጣም ደስ ይሉኛል። አንደኛ በእሳት ስለሚጋገሩ በጣም ጣፋጭ ናቸው። እና የሆነ የአመት በዓል እንትን ይሰጣሉ። ይሄ የአመት በዓል ስሜት ይፈጥራሉ የሆነ ዝግጅትን ያደምቃሉ። እና ከሱቅ ዳቦ ይልቅ ቤት የሚጋገረው ዳቦ በእሳት በጣም ነው የምወደው እና የቤት ዳቦ በጣም እወዳለሁ።

በልጅነትህ የምትወደው ጥያ በልጅነትህ የምትወደው ጨዋታ ምን ነበር ይላል? ጥያቄው። ያው እኔ ልጅ እያለው በጣም የምወደው ጨዋታ። እግር ኳስ ነው ኳስ ከሰፈር ልጆች ጋር አብሮ መጫወት በጨርቅ ኳስ በጣም የምወደው ነው። ሁለተኛ ላይ አባራሮሽ የሚባለው ጨዋታ በጣም ደስ ይለኛል። አንድ ልጅ አንድ ልጅ ጨዋታውን ይጀምራል ጓደኞቹ እሱን እያባረሩ ይነኩታል የነካው ልጅ ደግሞ እንደገና ሌሎች ጓደኞቹ ያባሩታል እሱ በጣም ያስደስተኝ ነው።